የተበላሸ ነገር ማስተካከል ትችላለህ? አዎ በሚገባ የተበላሸ ነገር ማስተካከል እችላለሁ ግን እንደ ሁኔታው ነው። አንዳንድ ማስተካከል የማንችላቸው ነገሮች አሉ። እንደገና ደግሞ የምንችላቸው ነገሮች አሉ። ይሄ የሚወሰነው እንደ ስህተቱ ነው። አሁን ለምሳሌ ስህተቱ በጣም ተደጋጋሚ ከሆነ። በዛን ሰዓት ማስተካከል ኖሮብን ዘግይተን ለማስተካከል የምንሞክር ከሆነ የተበላሸ ነገር ላይስተካከል ይችላል። ምክንያቱም ጊዜ ስላለው የተስተካከለ ነገርም ለመስተካከል የተበላሸ ነገርም ለመልስ ትስተካከል ማለት ነው። ለምሳሌ ብንውስድ ስራ ስራችን የሚበላሽብን ወዲያው ጠይቀን ከሆነ ማስተካከል እንችላለን። ነገር ግን ከቆየ ወይ ቀርተን ወይ ከወር በኋላ እንደዚህ ከሄደን እና ለማስተካከል ከሞከርን ችግሩን ለመፍታት ከሞከርን አይስተካከልም ማለት ነው። በዛ በእኛ ቦታ ወይ ሌላ ሰው ቀጥረው ልናገኝ እንችላለን። ከሰዎች ጋርም ስንጣላ ችግሩን መጠየቅ ወዲያው መፍታት። ለምሳሌ ደግሞ ግንኙነት ላይ በፍቅረኝነት ደረጃ ሊሆን ይችላል በባልና ሚስት ደረጃም ቢሆን መፍታት ይቻላል። የተበላሸ ወይም ትክክል ያልሆነ ነገር ግንኙነት ማስተካከል ይቻላል። እሱን በመነጋገር ሳይቆይ ሌላ ሶስተኛ ወገን ጣልቃ ሳይገባ እነዚህን የመሳሰሉትን ነገሮች በማድረግ። በግልጽ በግልጽ እና ሁለቱም በሁለቱም በኩል ያለው ማለት ነው። በወንዱም በኩል በሴቱም በኩል ያለውን ነገር በግልጽ ማውራት መናገር ከቻሉ ያ ነገር መስተካከል ይችላል። ለዛ ነገሮች መስተካከል ወይም አለመስተካከል የሚችሉት አሁን እኛ ባለንበት በፊት ላይ ደግሞ ለማስተካከል መጣር ነው። ልክ ነው እንጂ ዝም ብለው ምናምን አይስተካከሉም ማለት ነው

የስራ ምኞትህ ምንድን ነው? የስራ ምኞቴ የንግድ ሰው መሆን ነው። ምክንያቱም የንግድ ሰው ስንሆን ብዙ ነገሮችን በተለያዩ ጊዜ ውስጥ ማሳካት ስለምንችል ከማንም እርዳታም እንዳንጠብቅ ራሳችንን ስለምናደርግ ለራሳችን እያንዳንዱ የሚያስፈልገንን ነገር ስለምናሟላ ለራሳችንም ለቤተሰቦቻችንም ለምናገባውም የትዳር አጋር ለልጆቻችንም ከማንም ሳንጠብቅ። ራሳችንም ችለን እንድንኖር ስለሚያደርገን እግዚአብሔር ከፈቀደ ወደፊትም የስራ ምኞቴ የሚሆነው የንግዱ አለም ነው። ከዚህም በፊት በትንሹ ሞክሬው አውቃለሁኝ ምኞቴ ነበር ግን በዛኛው ብዙም ስላልተሳካልኝ በሚቀጥለው ግን በደንብ ለመስራት የስራ ምኞቴን ለማሳካት አሁን ላይ በርትቼ እየሰራሁኝ ነው። አሁን የስራ ምኞት አንዳንዱ ሌላ ሌላ ሊሆን ይችላል ይሄ እንደየ ሰው ፍላጎት የሚለያይ ነገር ይመስለኛል። እና አንዳንዱ ምናልባት የቢሮ ሰራተኛ መሆን ሊሆን ይችላል። ሌላኛው ፓይለት መሆን ሊሆን ይችላል ሌላኛው ዶክተር መሆን ሊሆን ይችላል ሌላኛውም በቃ እንደዚህ የተለያየ የስራ ዘርፍ ላይ መሆን የሚፈልጉ ሰዎች አሉ። እኔ ግን በንግዱ አለም ተሳክቶልኝ በጣም ብዙ መርዳት ምፈልጋቸው ሰዎች አሉ በዙሪያዬ በዙሪያዬ ብቻም ሳይሆን የተለያዩ ቦታ ላይ የሚገኙ እንደ ድርጅት ተቋቁመው በሰዎች እርዳታ ብቻ የሚኖሩ ሰዎች አሉ። እና ከዛም አንፃር እኔም ደግሞ አንድ እንደ አንድ ዜጋ የራሴንም ህዝብ ለመርዳት አንድም ሊሆን ይችላል ሁለት እንዳለኝ አቅም እንዳለኝ ገንዘብ አንድ ልጅም ቢሆን ለማስተማር አንድ ልጅም ቢሆን ለቁም ነገር ማብቃት ማልበስ ማብላት እፈልጋለሁ ማለት ነው። ይሄንን ማድረግ የምችለው ብር ሲኖረኝ ነው ስሰራ ነው። በተጨማሪ ደግሞ ሌላው ምኞቴ አራጋውያንን መርዳት ነው። እነሱን በብዙ ነገር ነው ልንረዳቸው የምንችለው አንድ ገንዘብ ዋናው ነገር ሲሆን ሁለተኛ ደግሞ በጉልበትም ራሱ ጊዜ ኖሮኝ መርዳት ብችል እነዛ እነዛ ነገሮችን ከእግዚአብሔር ጋር ወደፊት ለማሳካት እሞክራለሁ ማለት ነው። ግን መሰረቱ የሆነ ቋሚ ነገር ያስፈልጋል የትም ቢሆን የት ሰዎችን ለመጎብኘት ለማየት እስከሄድን ድረስ ትንሽ ነገር በእጃችን ይዘንላቸው ብንሄድ መልካም ነው። ለምሳሌ አሁን ትምህርት በሚጀመርበት ወቅት በደብተር እጦት በዩኒፎርም እጦት በቦርሳ እጦት ወደ ትምህርት ቤት የማይሄዱ በጣም ብዙ ህፃናት ስላሉ እነዛ ህፃናት ግን ቢመቻችላቸው የሚያስፈልጋቸው ነገሮች ቢኖሩ ቢሟሉ ወደ ትምህርት ቤት መሄድ ይፈልጋሉ። ሄደውም ደግሞ ስለ ምግብ የሚያስቡ ከሆነ እሱም ሌላ ችግር ሊሆን ስለሚችል ያንንም ሳያስቡ ምሳቸውም ተሸፍኖላቸው ሁሉ ነገር ተሟልተውላቸው እንዲሄዱ እዛ እንዲኖሩ እንዲማሩ። ምን ማድረግ አለብን በገንዘብ መርዳት መቻል አለብን። ያንን ለማድረግ ደግሞ ግዴታ ዛሬ ላይ መስራት አለብኝ። ያንንም ማደርገው ራሴን ለመቻል ከቤተሰቤ ላይ ለመውረድ ከባለቤቴ ላይ ለመውረድ ወደፊት ለሚመጡ ለልጆቼ ደግሞ ራሷን የቻለች እናት ለመሆን ነው። ማሚ የሆነ ነገር ፈለግን ቢሉኝ ልጆቼ ቆይ ብዬ ገና ደግሞ ከአባታቸው ተቀብዬ ከምሰጥ ራሴ ግን ካለኝ ካለኝ አካውንት ላይ ካለኝ ከዛ ተንቀሳቃሽ ሂሳብ ላይ ካለኝ ከእጄ ላይ አውጥቼ መስጠት እችላለሁ። እና በራሴ በራሷ የምትተማመን ለልጆቿ ምንም ሳትሰስት ማድረግ የምትችል ለጓደኞቿ የምትደርስ ለቤተሰቦቿ የምትደርስ ከእነዚህ ሰዎች ሁሉ ደግሞ ታልፎ ለጎረቤት እና ለተቸገሩ ሰዎች ለህፃናት ለአዛውንት መድረስ የምትችል አይነት ሴት የመሆን እቅድ ስላለኝ። እነዚህን ነገሮች ደግሞ ማሳካት የምችለው የስራ ምኞቴን ሳሳካ ነው። የኔ የስራ ምኞት ደግሞ ንግድና ንግድ ነው። ይሄ ንግድ በኦንላይንም ወይም በመስመር ላይም ሊሆን ይችላል። በተጨማሪ ደግሞ በአካልም ሊሆን ይችላል። የአካሉ ሞክሬዋለሁኝ ግን አሁንም አጠናክሬ ወደፊት የምመለስበት ይሆናል ሌላኛው ደግሞ የመስመር ላይ ግብይቶችን ማስፈጸም በኦንላይን ላይ የሚሰሩ ስራዎችን እያንዳንዱን ነገሮች በስርዓት አድርጌ ከዛ ደግሞ እንደምፈልገው እግዚአብሔር ከረዳኝ ምረዳቸውን ሰዎች መርዳት እፈልጋለሁ። ማለት ነው።

ፎቶዎችን የት ታስቀምጣለህ? ፎቶዎችን አሁን ስልኬም ላይ አስቀምጣለሁ። እንደገና ጎግል አካውንት ላይ አስቀምጣለሁ ቴሌግራም አካውንት ላይ አስቀምጣለሁ። ያው እነዚህ ስልክ ውስጥ የሚገኙ ነገሮች ቢሆኑም። ብዙ ሶሻል ሚዲያ ወይም ማህበራዊ ሚዲያ ላይ በራሳችን አካውንት ገብተን ማስቀመጥ እንችላለን። ፎቶዎችን እና ከዛ ውጪ ግን ፎቶዎችን እንደ በወረቀት ላይ ታትሞ ማውጣት እንችላለን። ለዛ ፎቶ የምንዝበት መንገድ በሁለት መንገድ ይሆናል ማለት ነው። የመጀመሪያው በስልኮቻችን ወይም በላፕቶፕ በእያንዳንዱ አካውንቶች ሊሆን ይችላል። ሌላኛው ደግሞ በምስል ታትሞ ሲወጣ ማለት ነው። እና ፎቶም በእነዚህ በሁለቱ መንገድ ማስቀመጥ እንችላለን። ፎቶ ምን ይጠቅማል ካልን ፎቶ ብዙ ነገር ይጠቅማል አንድ ማስታወሻ ነው። አንዳንድ የምንረሳቸው ነገሮች ቢኖሩ በፎቶ የተቀመጠ ነገር ግን አመት አመታትም ከጀርባ በተለይ ጽፍን ካስቀመጥን የመረሳት ውድድሉን በጣም ዝቅተኛ ስለሆነ። በፎቶ የተቀመጠ ነገር መቼም አይጠፋም ማለት ነው። ሌላኛው ፎቶ ጓደኞቻችንን እናስታውስበታለን የድሮ ጓደኞቻችንን አሁን ላይ ማንገናኝ አሁን በስራ ምክኒያት የተራራቅን በተለያየ አጋጣሚ የህይወት አጋጣሚ ምክንያት ከተራራቅን ጓደኞቻችን ጋር የምንገናኝ በፎቶ ነው። ስናይ ወይም ያኔ እኮ እንደዚህ እንላለን ማለት ነው። እና ሌላኛው ደግሞ ከቤተሰቦቻችን ጋር ከቤተሰቦቻችን ጋር ስል አሁን ላይ አንድ ላይ ላንኖር እንችላለን። የድሮ ፎቶዎች ግን ልጅነታችንን ያስታውሰናል የጎረቤቶችን ያስታውሰናል የጎረቤት የዘመድ ልጆችን ያስታውሰናል እያንዳንዱ ሰው ውስጣችን የሚኖሩበት ነው ማለት ነው። ፎቶ ላይ መረጃ እናገኛለን ልጅነታችንን እናገኛለን ምናልባት የተረሱ ነገሮችንም የምናጣራበት አንዱ ፎቶ ነው። እና ፎቶ እነዚህን ነገሮች ይረዳናል ማለት ነው። ከማን ጋር ልንነሳ እንችላለን? ፎቶ አንድ ከጓደኞቻችን ጋር ከስራ ባልደረባ ጋር ከፍቅረኛ ጋር ከልጆቻችን ጋር እና ከሌሎች ሰዎች ጋር ፎቶ መነሳት ይቻላል ማለት ነው። ሌላኛው ፎቶ አንድ እንደ ስራ መጠቀም እንችላለን። በፎቶ በፎቶ ሞዴል በመጠቀም ሞዴሊንጎች ሞዴሉች ብዙ ጊዜ ቀን በቀን ነው ፎቶ የሚነሱት ምክኒያቱም ለማስታወቂያ ስለሆነ። ቀን በቀን መነሳት ይጠበቅባቸዋል ማለት ነው ሞዴሎች እና እንደ ፎቶ እንደ ስራ ማየት እንችላለን። ፎቶን ለስራ ለማስታወቂያ ለፊልም ሊሆን ይችላል ለቲክታክ ሊሆን ይችላል። ለፌስቡክ ሊሆን ይችላል። በተለያየ በየነ መረብ ላይ የሚለቀቁ ምስሎችን ወይም ፎቶዎችንም የምናጋራው በስልኮቻችን ነው። እና በስልኮቻችን ነው ወይም በካሜራ የተቀረጹ ፎቶዎችን ነው። እና እነዚህ ያው በሃርድ ኮፒ ወይም ደግሞ ታትሞ የወጡ አይደሉም። ሌላኛው ደግሞ አሁን ትላልቅ ቦርዶች ላይ ከተማ ላይ ምናምን ተለጥፎ የምናይ ለምሳሌ የፍራሽ ማስታወቂያ የፊልም ማስታወቂያ የተለያዩ ነገሮች ማስታወቂዎችን የምናየው የሙዚቃ ኮንሰርት እንደዚህ ምናምን ሲኖር። ፎቶ የት ነው የሚታተመው? ውጪ ላይ ትላልቅ ቦርዶች ላይ እና እዛ ላይ እናያለን እነዛ ለስራ የምንጠቀማቸው የፎቶ አይነቶች ናቸው። እና በተለይ በተለይ ደግሞ ፎቶ ሲነሳ ከሴቶች ጋር ነው የሚነሳው ማለት ነው። ሴቶች በጣም ፎቶ ይወዳሉ። ምንም እንኳን ያነበብኩት ጥናት ባይኖርም ከራሴም ስነሳ በዙሪያም ካሉ ልጆች ከጓደኞቼም ከአክስት ልጆች ጋርም ያለውን ነገር ሳይ ከፎቶ ጋር በጣም ቀረቤታ አለን ራሳችንን ስለምንወድ ይመስለኛል። ወይ መልካችንን ማየት ስለምንወድ ይሆን? አላውቅም። በጣም ብዙ ሴቶች ፎቶ የመነሳት ሱስ ወይም ልማድ እስከሚባል ድረስ ነው ያለን እና እኔ ይገድልኝ ፎቶ መነሳት እወዳለሁ። ቅድም እንዳልኩት ያነሳሁት የተነሳሁት ፎቶ ደግሞ ቴሌግራም ላይ ወይም ደግሞ አሳትሜ በእጄ ይዣለሁ እንደአስፈላጊነቱ ነው። በእጄም ልይዝ እችላለው በአሁን ላይ ግን ብዛት እያስቀመጥኩኝ ያለሁት የቴሌግራም አካውንት ላይ ነው። የራሴ ላይ ማለት ነው። ጎግል አካውንት ላይ ኢሜል ላይ ማስቀመጥ እንችላለን። እነዚህን እነዚህ በጣም አስተማማኝ ስለሆኑ ማስቀመጥ እንችላለን ማለት ነው

ኢሜል ትጠቀማለህ በሚገባ ኢሜል። አሁን ላይ በጣም እየተጠቀምኩ ከበፊትም የሚልቅ ማለት ነው። እና ኢሜል ለምን እንጠቀማለን ከሚለው ስንነሳ። ኢሜል ለብዙ ነገር እንጠቀማለን አንደኛ ለግል መረጃ ለመላላክ እንጠቀመዋለን ለጓደኞች ለቤተሰብ ለስራ ቦታ። እነዚህን የመሳሰሉትን ኢሜል እንልካለን። ሁለተኛው ቢሮዎች ላይ የቢሮ ስራዎችን ቢሮዎቻችንን እንላላካለን ማለት ነው። አሁን ለምሳሌ የገለ ሲባል ከጓደኞቼ ጋር ማንኛውም አይነት መረጃ መላላክ እችላለሁኝ በኢሜል። የጽሁፍ ሊሆን ይችላል እንደገና የምስል ሊሆን ይችላል በወርድ ሊሆን ይችላል በፒዲኤፍ ሊሆን ይችላል። እና እነዚህን የመሳሰሉትን በኢሜል አድርገን መላክ እንችላለን። እንደገና ደግሞ መቀበልም እንችላለን መላክ ብቻ ሳይሆን አሁን የጠቀስኳቸውን ነገሮች በጠቅላላ መቀበልም እንችላለን። ሁለተኛ የተለያዩ ድርጅቶች በኢሜል ነው ስራዎቻቸውን የሚያሰሩት። ማለትም በኢሜል ይልካሉ ለሰራተኞቻቸው እንዲሁም ደግሞ ይቀበላሉ። የጽሁፍ ሊሆን ይችላል ስለ ስራ ሊሆን ይችላል እንደገና ፎቶ ሊሆን ይችላል በምስል የተደገፈ ሊሆን ይችላል በወርድ ወይም በፒዲፍ ተደርጎ በኢሜሎቻቸው ይላካሉ ማለት ነው። እና ሌላው ደግሞ ኢሜልን የምንጠቀምበት የተለያዩ በየነ መረብ ላይ የምንጠቀማቸው ሶሻል ሚዲያ አሁን ላይ የምንላቸው ነገሮች። ለምሳሌ ልክ እንደ ቴሌግራም ቲክታክ እና ፌስቡክ። የኢንስታግራም የተለያዩ አይነት ኮዶችን የሚላክልን በኢሜሎቻችን ነው። እና ኢሜል አሁን ለምሳሌ የቴሌግራም ኮድ ቢጠፋብኝ የራሴ ፓስወርድ ቢጠፋብኝ ያንን እንዴት ነው? ድጋሚ ላገኝ የምችለው እያንዳንዱ የሚላክልኝ በኢሜሌ ነው ማለት ነው። ለዛ ለዚህ ለዚህ ነገር እንጠቀማለን። ኢሜልን ማን ሊጠቀም ይችላል? አንደኛ ተማሪዎች ሊጠቀሙ ይችላሉ። ተማሪም ባይሆን ደግሞ የተማረ ሰው ቢሮ የሚሰራ ሰው የተለያየ የመንግስት ስራ ውስጥ ያለ የግልም ስራ ውስጥ ያለ መጽፍ ማንበብ የሚችል በኢሜል መላክ የሚችል ሰው። በአጠቃላይ በዚህ መላላክ ይችላል ማለት ነው። ሌላኛው ኢሜል የምንላክበት መንገድ ለ ለስራ ስራ ስንፈልግ አሁን ለምሳሌ አንዳንድ ድርጅቶች የስራ ማስታወቂያዎቻቸውን ካስቀመጡ በኋላ በዚህ ኢሜል ያናግሩን ብለው ቁጭ ያደርጋሉ ማለት ነው። ከዛ በኋላ እኛ በእነሱ ኢሜል የራሳችንን ዶክመንት የትምህርት ማስረጃዎቻችንን እዛኛው ኢሜል ላይ የስራ ለምንድን ካለ እዛ ላይ እንልክላቸዋለን ማለት ነው። ለዛ አሁን ምን ምን ይቀንስልናል የሚለውን እናስባለን። በኢሜል ለሰዎች ወይም ለድርጅቶች ወይም የስራ ማስታወቂያ አይተን ስንመልስ ኢሜሉን ወይም ስንልክ አንድ የ ጊዜን ይቆጥብልናል። ሁለተኛ ደግሞ ድካምን ያሳንሳል። ለምሳሌ ሆነን ድርጅት በአካል የማናውቀው ከሆነ ሲቪ ለማስገባት መንከራተት አይጠበቅብንም ከቤታችን ሆነን ሲቪ የነሱን ኢሜል ካስቀመጡልን በዛ ኢሜል ከቤታችን ሆነን መላክ እንችላለን ማለት ነው። እና ይሄ አንድ ጊዜንም ይቆጥባል ሁለት ድካምንም ይቀንሳል ለኛ ለድርጅቱም ደግሞ እንዲሁ ገና ይመጣል ሰራተኛ ብሎ እዛ ከመጠበቅ በዛ ሰዓት ሌላ ስራ ሊሰሩበት ስለሚችሉ ይሄን በጣም መልካም ነገር ነው። እና ኢሜልን ለነዚህ ለነዚህ ነገሮች እንጠቀማለን። ያው ፎቶ ፎቶ እንላላክአለን ከጓደኞቻችን ጋር ቪዲዮ እንላላክበታለን። የተለያዩ አይነት መረጃዎችን እንላክበታለን። እና ኢሜል ለወንድ ለሴት የሚል ነገር የለውም። ወንድም ይጠቀማል ሴትም ይጠቀማል። በተለይ ከተማ አካባቢ ያሉ ሰዎች በጣም ይጠቀሙታል። ለምን ያው ከመረጃም ጋር የተያያዘ መጽሐፍም ማንበብም ሁሉንም ነገር ደግሞ ኦንላይን ላይም ስለሚያዩት በኢሜልም አናውቅም ብለው ስለሚያስቀምጡ ይመስለኛል። ከዚህ ከዚህ አንፃር ሁሉም ሰው አሁን ኢሜል የለውም ራሱ ማለት ይከብዳል በተለይ ወደ ከተማ አካባቢ ያሉ ሰዎች እና በተቻለ አቅም ሁሉም እዛው ቢጠቀም መልካም ነው ብዬ አስባለሁ። ኢሜልን ጓደኞቼ አሁን ብዛት ይጠቀማሉ አንድ አንድ ጊዜ እኛ ኖርማል ሜሴጆችን ሁላ የምንጸጸፈው ኢሜል ላይ ነው። እንዴት ነው? ልክ እንደ ሌሎች የሶሻል ሚዲያ

ዶሮ አለህ ዶሮ የለም ዶሮ ማለት ያው በሁለት እግሩ የሚሄድ የቤት እንስሳ ነው። እና ዶሮ በፊት ገጠር ላይ ነበራቸው ቤተሰብ አያቴ ጋር ምናምን ስሄድ አይ ነበር። ከዛ ውጪ በራሴ በኩል ዶሮ የለኝም። አንድ ዶሮን ለምን መጠቀም እንችላለን? ዶሮ ቤት ውስጥ እንቁላል ይጥልልናል አንደኛው እንቁላላቸውን መጠቀም እንችላለን። ሁለተኛ ለስጋ ፍጆታ ራሱ ዶሮዎችን እንጠቀማለን። እና ለብዙ ነገር እንደዚህ የሚወዱ ሰዎች አሉ። ዶሮውን በተለያየ መንገድ ይሰሩታል እና አንድ እንቁላሉን ራሱ ስንፈልግ ፍርፍር። አድርገን አብስለን መብላት እንችላለን ሲቀጥል ደግሞ እንደዛው ቀቅለን መብላት እንችላለን። ሌላኛው ደግሞ የዶሮ ስጋ እንጠቀማለን ብዛት እኛ ሀገር የምንጠቀመው በዓል ሲሆን ነው። እና በዓላት ላይ በጣም የዶሮ ስጋ ፍጆታ ስላለ አብዛኛውን እንደዚህ የሚያደርጉ ሰዎች አሉ ማለት ነው። እና የዶሮ ወጥ ከተባለ በቃ በኢትዮጵያ ከዛ በላይ የሚጣፍጥ የሚወደድ ምግብ የለም። እና በዛ መልኩ አድርገን እንሰራዋለን ሌላኛው ዶሮ አሩስቶ አድርገን ወይ ደግሞ ዶሮ ጥብስ አድርገን እንደምንፈልገው መስራት እንችላለን ቤተሰቦቻችን እንደሚወዱት እኛ እንደምንወደው አድርገን መስራት እንችላለን ማለት ነው። ሌላኛው ዶሮ የት ሊራባ ይችላል? ገጠር አካባቢ ሊሆን ይችላል ወይም ደግሞ ሰዎች የማይኖሩበት ባዶ ግቢ ውስጥ ሽቦ በማድረግ እንደዛ ይራባሉ ማለት ነው። በባህላዊው በድሮ እንቁላል ይጥላል አንድ ዶሮ ከዛ በኋላ ከ ለሶስት ሳምንት ካቀፋ በኋላ ጫጩቶች ወይም ደግሞ ህፃናት ሆኖ ከዛ ከእንቁላል ውስጥ ይወጣሉ በዚህ መልኩ ነው። ባህላዊ በሁለት አይነት መንገድ ስለሆነ የሚራቡት። ሁለተኛው ደግሞ አሁን ላይ በማሸን በብዛት የምናመርተው ነው። እሱም እንዴት ነው? እንቁላሎች ይደረደራሉ ከዛ የመብራት ሀይል በመጠቀም ሙቀቱ እንዲመጣ ማለት ነው። ያንን በማድረግ በሶስት ሳምንት ውስጥ ያው ጊዜው ተመሳሳይ ነው እንደዛ ተደርጎ ይፈለፈላሉ ማለት ነው። ጫጩቶቹም እያደጉ የጋኑኑ የትላልቆቹን ዶሮውዎች ሂደት እየተከተሉ ያድጋሉ እንቁላል ይጥላሉ ከዛ ደግሞ ለመታረድ ይታረዳሉ ሌሎች ይቀጥላሉ በዚህ መልክ ይቀጥላል። ማለት ነው።